ሩዝ በጣም እወዳለሁ። በተለይ ደግሞ በሳምንት ሶስት ጊዜ ነው ፕሮግራሜ የሩዝ ምበላበት። ያው በጣም እወዳለሁ። ከምወደው ምግቦቹ አንዱ ነው። ሩስ ይመቸኛል። ለዛ ነው በሳምንት ሶስቴ የምመገበው ማለት ነው።